እሳት ለማንደድ ምን ትጠቀሚያለሽ? እሳት ለማንደድ በመጀመሪያ ደረቅ እንጨት ማዘጋጀት አስፈላጊ ነው። ከዚያም እንጨቱ ወፍራም ከሆነ መፍለጥ ያስፈልጋል። እንጨት መፍለጥ ትንሽ ከበድ ስለሚል ብዙ ጊዜ በወንዶች ነው የሚከናወነው። አልፎ አልፎ ሴቶችም ይሳተፋሉ። በመቀጠልም ጉልቻ ማዘጋጀት ጉልቻ ማለት ለእሳት የሚሆን ድንጋይ ማለት ነው። ብዙ ጊዜ ብዛቱ ሶስት ወይም ከዚያ በላይ ይሆናል። መጠኑም ተለቅ ተለቅ ያለ ነው የሚሆነው ምክንያቱም እሳቱ በደንብ እንዲነድ ስለሚረዳ ነው። ከዚያም በኋላ እንጨቱን ወደ ጉልቻው ውስጥ መጨመር። ከላይ ደግሞ ትንሽ ጋዝ ወይም ቤንዚን ጠብ ማድረግ እሳቱ ቶሎ እንዲነድ ይረዳል። ከዚያም በኋላ እሳቱ በደንብ ሲያያዝ አስፈላጊዎች ስራ መስራት ይቻላል

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ። የስራ ጫና በሚኖርበት ወቅት እንተጋገዛለን ሀዘንም ደስታም ሲኖር እንካፈላለን ሻይ ቡና አብረን እንላለን ድግስ ሲኖር ደሞ እንጠራራለን አልፎ አልፎ ችግር ሲኖር እንነጋገራለን። በአጠቃላይ ጥሩ የሆነ ግኑኝነት አለኝ ብዬ አምናለው